እሺ ድንች እንግዲህ ከመሬት ውስጥ ከአፈር ውስጥ የሚገኝ የምግብ አይነት ነው። ብዙ ጊዜ ሰዎች ለምግብነት የሚጠቀሙት። ከመሬት ውስጥ የሚገኝ የተለያዩ ጥቅሞች አሉት በተለያዩ የምግብ አይነት ውስጥ ተጨምሮ የሚሰራ የምግብ አይነት ነው። ድንች እንግዲህ ወጥ ለመስራት ተከትፎ ተልጦ ወጥ ለመስራት ያገለግላል። ከዚህ በተጨማሪ ተቀቅሎ ደግሞ ተልጦ በተለያዩ ማባያዎች ይበላል ማለት ነው። ስለዚህ በሀገራችን በኢትዮጵያ በጣም አስፈላጊ የሆነ ምግብ ነው ማለት ነው። በቀላሉ ትንሽ እርሻ በማረስ ገበሬዎች ብዙ ምርት የሚያገኙበትም ስለሆነ በጣም በኢኮኖሚም ደረጃ ካየነው በጣም ርካሽ የሆነ የምግብ አይነት ነው ማለት ነው። ስ ስለዚህ ድንችን ብዙ ሰው የሀገራችን ክፍል ይጠቀምበታል ማለት ነው። ስለዚህ ድንች የራሱ የሆኑ ጥቅሞች አሉት።

እንደምን አደሩ የሚለው ቃል እንግዲህ ወይም ሀረግ ብዙ ጊዜ ሰዎች ተኝተው ካደሩ በኋላ ከነጋ በኋላ ከጨለማ ወደ ብርሃን በሰላም ምሽት ፍቅራቸውን የምንገልጽበት የሰላምታ አይነት ነው። ማነው እ ስለዚህ እ ብዙ ሰዎችን የሆነ ሰው እ በጧት ተነስቶ ወደ ሰው ቤት ሄዶ እ እንደምን አደሩ ሰላም አደሩ ወይ እንዴት ነው አዳሩ? እ ጥሩ ነበር እ የህመም ስሜትም ካለ ተሻለወት ብሎ እ የመጠየቅ እ እ የስ የመጠየቅ እና ሰላምታ የመለዋወጥ ሂደት ነው ማለት ነው። ስለዚህ እንደምን አደሩ ተብሎ ሲጠየቅ እግዚአብሔር ይመስገን ደህና ነኝ እናንተስ እንዴት ናችሁ? ተብሎ እይ ይመለሳል። ማነው ስለዚህ እንደምን አደሩ የሚለው እ ብዙ ጊዜ እ በተለይ በጧት ላይ ሰዎች ሰላምታን የሚቀያየሩበት እ የሰላምታ ልውውጥ አይነት ነው። ስለዚህ ሽማግሌዎች በተለይ እ ብዙ ጊዜ የህመም ስሜት የሚሰማቸው ከሆነ እ እና እ ጤናም ነገር ሌባ አለ እ በሰላም ተኝቶ ኡ እ ለብርሃን መብቃት ትልቅ ነገር ስለሆነ ሰዎች ሰላምታ ይለዋወጣሉ ይቀያየራሉ ማለት ነው። ስለዚህ እ እንደምን አደሩ ብሎ እ ይቀያየራሉ ሰላምታ ማለት ነው። ስለዚህ እግዚአብሔር ይመስገን ደህና ነን እናንተስ እንዴት ሰነበታችሁ? እ ልጆች ከብቶች እንዴት ናቸው ቤተሰቡ በሙሉ እ የሆነ ሰውም ካለ ይጠየቃል። ከውጭ ከዴሲ ይደውላል ሌላ ቦታ ካለ ማለት ነው። ይደውላል ወይ እንዴት ነው ደህና ነው? ወይ ትምህርት ላይ ከሆነ ለምሳሌ እ ትምህርቱ እየተማረ ነው ወይ መቼ ነው? የሚመጣ የሚሉና የመሳሰሉ ጥያቄዎች እ ይጠየቃሉ። ደህንነቱን ያረጋግጣ፤ ማነው ስለዚህ አንድ ሰው አብሮ መኖሩን የሚገልጽበት ሰላምታ የሚቀያየርበት፤ ነው ማለት ነው። ስለዚህ እንደምናደሩ ማለት ነው። ስለዚህ ለምሳሌ በጧት የሆነን ሰው ስናገኝ አወቅነውም አላወቅነውም እንደምን አደሩ ብለን ሰላምታ እንቀያየራለን ማለት ነው። ይህ የእግዚአብሔር ሰላምታ ማንኛውም ሰው አወቀውም አላወቀውም የሚለዋወጥበት ሂደት ነው ማለት ነው።

ጠማኝ ማለት እንግዲህ አንድ ሰው ውሃ ጠማኝ ሊል ይችላል ወይም ደግሞ የሆነ ነገር ጠማኝ የሆነ ነገር ማድረግ መስራት ጠማኝ ሊል ይችላል ማለትው ስለዚህ ብዙ ጊዜ ግን ሰዎች የሚጠቀሙት ጠማኝ የሚለውን ቃል ውሃ ነው ምግብ ከበሉ በኋላ ስራ እየሰሩ ከሆነ ወይም ሙቀት በሚ በሚሆንበት ሰዓት ውሃ ጠማኝ ጠላ ጠማኝ ወተት ጠማኝ ይባላል ማለት ነው ስለዚህ ጠማኝ የሚለው ጋር ከሚጠጡ ነገሮች ማንኛውም ነገር ከሚጠጣ ነገር ከጠላ ከውሃ በተለይ ግን ከውሃ ጋር በጣም ግንኙነት ያለው ነገር ነው ማነው ውሃ ያው እንደሚታወቀው ማንኛዉም ሰው ሰው በየእለቱ በቂ የሆነ ለሰውነቱ በቂ የሆነ ውሃ መጠጣት አለበት። የበላው ምግብ እንዲፈጭ እንዲንሸራሸር ማለት ነው። ስለዚህ ውሃ ለሰውነታችን በጣም ጠቃሚ የሆነ ግብአት ነው ማለት ነው። ስለዚህ ሰዎች ምግብ ከበሉ በኋላ ውሃ ጠማኝ ይላሉ። ስለዚህ በቂ የሆነ ውሃ መጠጣት አለባቸው ማለት ነው። በቀን አንድ ሰው ሳይንሱ እንደሚለው ከሁለት ሰዓት እስከ ሶ ከሁለት እስከ ሶስት ሊትር በቀን መጠጣት አለበት ተብሎ ነው የሚያዝዘው ማለት ነው። ስለዚህ ሰዎች እንደየአቅማቸው እንደየአቀርቦታቸው ውሃን ይጠጣሉ ማት ነው። ከዚህ በተጨማሪ ሌሎች መጠጦች

ልጅ ማለት እንግዲህ ሁለት ተቃራኒ ጾታ ያላቸው ወይም ደግሞ ወንድና ሴት የሚባሉ ባልና ሚስቶች አንድ ላይ በመኖር እና ጾታዊ ግንኙነት በመፍጠር የሚፈጠር የእግዚአብሔር ስጦታ ነው ማለት ነው። ስለዚህ ልጆች ያው አንድ ቤተሰብ አንድ አካል ናቸው ማለትው ልክ ሁለት ባልና ሚስቶች ይኖራሉ። ሁለት ባልና ሚስቶች ማለት ከተለያየ ቤተሰብ በተለያየ ምክንያት ተዋውቀው አንድ ላይ መኖር ይጀምራሉ የጋራ የሆነ ንብረት ቤት አፍርተው ከዛ በኋላ ልጆችን ደግሞ በጋራ ይወልዳሉ ማለት ነው። ስለዚህ አንድ ልጅ እናት ይኖረዋል አባት ይኖረዋል ማለት ነው። በሁለቱ እንክብካቤ ወይም ደግሞ ሌላ ተጨማሪ አክስት አጎት ካለ በእነሱ እንክብካቤ አማካኝነት እየተኛ በእንክብካቤ ያድጋል ማለት ነው። ስለዚህ ይሄ ልጅ ማለት የሁለቱ እኩል የአምላክ ስጦታ የሆነ በኩል በእክብካቤ በእኩል ፍቅር የሚያአደግ እንዲሁም ማህበረተሰቡ ተንከባክቦ የማያሳድገው ፍጥረት ወይም ደግሞ ሰው ነው ማለት ነው። ልጅ ብለን የምንሰራው ማለት ነው ስለዚህ ልጅ ሲባል እንግዲህ ያው አንድ ሰው የግድ በህይወት እስከለ ድረስ በህይወት ዘመኑ ከሚሰራቸው ስራዎች አንዱ ልጅን ወልዶ ማሳደግ ነው ማለት ነው። ስለዚህ ልጅ ይወለዳል ያድጋል ይሞታል ማለት ነው። ስለዚህ ይሄንን ደግሞ የሚያደርገው ባልና ሚስቶች ይወልዳሉ ተንከባከበው ያሳድጋሉ ካሳደጉ በኋላ ከአራት አመት በኋላ ወደ ትምህርት ቤት ወይም ደግሞ ኬጂ ይገባል ከኬጂ በኋላ አንደኛ ክፍል ሶስት አመት ተምሮ አንደኛ ክፍል ይገባል። ልክ እንደዚህ እያሉ እስከ ዩኒቨርሲቲ ደርስ መጨረሻ የራሱ የሆነ ሀብትና ንብረት እስከሚኖረው ቤተሰብ እየተንከባከበው በቤተሰብ ስር ሆኖ ያድጋል ማለት ነው። ስለዚህ ልጆችም ብዙ ጊዜ እናትና አባት በሆነ አጋጣሚ እንኳን ባይኖራቸው እህት ይኖራል ወንድም ይኖራል አክስት አጎት እንዲሁም አያት ድረስ ተቀብሎ ተንከባክበው የማሳደግ እና ለቁም ነገር የማብቃት ሂደት አለ ማለት ነው። ከዚህ በተጨማሪ የአካባቢው ማህበረሰብም ልጆችን እንደራሱ ነው የሚንከባከባቸው። የየትኛውም እምነት ሊሆን እንደራሱ መጥፎ ነገር ሲሰራ ካየሁ ተንከባክቦ መክሮ ገስጦ ይሄንን አታድርግ ይሄንን አንስቶ እንደዚህ ማድረግ ይሄ ይሄ አንተን ይጎዳሀል የሚለው ስለሆነ እያለ ተንከባክቦ ያሳድጋል። ማነው ስለዚህ ልጆች ጠቃሚ የሆኑ ለቤተሰብ ደስታን የሚፈጥሩ ስለሆኑ በጣም ጥሩ የሆኑ ስጦታዎች ናቸው ማነው ከእግዚአብሔር የምንቀበላቸው ስጦታዎቻችን ናቸው። ማነው ስለዚህ በተለይ ወደ ገጠሩ ያአገራችን ክፍል ደግሞ ልጆች የተለያዩ ስራዎችን ካደጉ በኋላ ልክ አምስት አመት ጀምሮ የተለያዩ ስራዎችም ይሰራሉ ማለት ነው። ለምሳሌ ጥጃ ከብት በግ መጠበቅ ወይም ደግሞ መንከባከብ ይንከባከባሉ ማነው ስለዚህ በገጠሩ ክፍል ለአባቶቻቸው ለእናቶቻቸው በጣም ስራዎችን በማገዝ ወሳኝ ወሳኝ የሆኑ ስራዎችን በመስራት ለቤተሰቦቻቸው ተጨማሪ ግቢ የሚያስገኙበት አጋጣሚ አለ ማለት ነው። ስለዚህ እነዚህ ልጆች በጥሩ ስነምግባር ተኮትኩተው ካደጉ ወሳኝ የሆኑ ናቸው ማለት ነው። ለአንድ ህብረተሰብ ማህበረሰብ ስለዚህ ሀገርም ቢሆን የሚገነባው በልጆች ነው ልጆችን ቤተሰብ ትልቅ አንድ ተቋም ነው። ስለዚህ ይህ ተቋም ላሀገር ላሀገር ላአንድ አገር እድገት የሚሆኑ ልጆችን በስነ ምግባር በትምህርት በአእምሮ በሁለንተናዊ ነገሩ ተንከባክቦ ማሳደግ አለባቸው ማለት ነው። ስለ ምክንያቱም ልጆች ናቸው ለወደፊት ሀገርን ነው የሚረከቡት ይቺን ሀገር እድገት የሚያረጋግጡት የሚያስቀጥሉት ያለውን ሁኔታ በእነሱ ላይ ነው የሚወድቀው ማለትነው። ስለዚህ ልጆችን የመንከባከብ ትልቅ ሀላፊነት በእናት አባት በእህት በወንድም በአክስት አጎት እንዲሁም በማህበረሰቡ ላይ ያረፈ ነው ማለት ነው።

ቀይ እንግዲህ ቀለምን ነው የሚያመለክተው ቀይ ቀለም ይባላል በመልክ የተለያዩ የቀለም አይነቶች አሉ ቀይ ጥቁር ነጭ ቢጫ አረንጓዴ ተብሎ ቀለሞች በተለያየ ሁኔታ ይከፋፈላሉ ማለት ነው። ስለዚህ ቀይ ቀይ ቀለም ብዙ ጊዜ ያው ብዙ ሰው የሚወደው የቀለም አይነት ነው። እንዲሁም ከተለያዩ ቀለሞች ጋር በመቀላቀል የተለያዩ የቀለም አይነቶችም ሊፈጥርልን የሚችል ዋና መስራች ቀለም ነው ማለት ነው። ስለዚህ ብዙ ጊዜ ሰዎች ቀይ ጥቁር ይላሉ እሌ ቀይ ነው እከሌ ጥቁር ነው። ከሌ እንደዚህ ናት ይባላል እና በቀለም የሚታይ መልክን የሚያንፀባርቅ በተለይ በሰው ልጆች በኩል ቀይ ቀለም ያለው በጣም ተወዳጅ የሆነ ነው ማለት ነው። የሚፈለግ ነው በብዙ በብዙ ሰዎች ዘንድ የሚወደድ የሚፈለግ የቀለም አይነት ነው ማለት ነው። ከዚህ በተጨማሪም ቀይ ነገር ሲሰጥ የፍቅር መገለጫም የሆነን አንዲት ሴት ወይም ደግሞ አንድ ወንድ ቀይ አበባ ሲሰጥ ለዛ ሰው ለፍቅር እንደጠየቀው ለፍቅር እንደፈለገው እንደወደደው የሚገልጽ ነው ማለት ነው። ቀይ ማለት ይህንን ያመለክታል ስለዚህ ቀይ ብዙ ጊዜ ፍቅርን ደስታን የምንገልጽበት ዋና የቀለም አይነት ነው ማለት ነው። ከዚህ በተጨማሪ ደግሞ ቀይ መስዋዕትነትን ቀይ ቀለም በአገር ደረጃ ካየንም ለምሳሌ የኢትዮጵያ ሰንደቅ አላማ አረንጓዴ ቢጫ ቀይ ነው።

ጫማ እንግዲህ የሰው ልጅ እግሩን ለመሸፈን ከእንቅፋት ከሾህ እና ከተለያዩ ነገሮች እግሩን ለመከላከል የሚጠቀመው የሚለብሰው የሚጫማው ጫማ ተብሎ ይጠራል። የተለያዩ አይነት የጫማ አይነቶች አሉ። ለምሳሌ ስኒከር ቆዳ ጫማ ነጠላ ጫማ እየተባሉ የተለያዩ የጫማ አይነቶች አሉ። አገልግሎታቸውም የተለያየ በማንሆን ለምሳሌ ነጠላ ጫማ ካልነ ቤት ለቤት አካባቢ ስራ በማይበዛበት ሰዓት የምንለብሰው ጫማ አይነት ነው። ቤታችን ላይ ሻወር ስንወስድ ወክ ስናደርግ ከልጆቻችን ጋር ስንጨዋወት የምንለብሰው ጫማ ነጠላ ጫማ ይባላል። ከዚህ ውጪ የምንለብሳቸው ሽፍን ጫማዎች አሉ የቆዳ ጫማ ሲኒከር ጫማ እየተባሉ የሚከፋፈሉ ጫማዎች አሉ። ስለዚህ እነዚህ ጫማዎች የራሳቸው የሆነ ዋጋ አላቸው። ስለዚህ እንደየ አቅማችን ገዝተን ጫማ እንለብሳለን ማለት ነው። ስለዚህ የጫማ እግራችንን ከአቧራ ከ ከተለያዩ ድንጋይ ነገሮች ከሞቃት ከቅዝቃዜ የምንከላከልበት የየጫማ ነው ማለት ነው። ስለዚህ ጫማን ይሄው አንደኛ ለጌጥም እንደ ጌጥም እንለብሰዋለን ማለት ነው። አምሮብናል አላማረብንም ለውበት መገለጫም አድርገን ነው ለምሳሌ ሲኒከር ጫማዎች ቶርሽን ጫማዎች በጣም የሚያምሩ እግር ላይ በሚለበሱበት ጊዜ ጥሩ ውበት የሚሰጡ ለሰው ልጅ ለሰው ልጆች ጫማዎች ናቸው ማለት ነው። ስለዚህ ሰዎች ጫማዎችን በተለያየ ዋጋ እንዳ አቅርቦታቸው እንዳላቸው የግር መጠን ጫማን ይለብሳሉ ማለት ነው። ስለዚህ እነዚህ ጫማዎች እንዳየህ እስከ አስር ሺህ እስከ ሃያ ሺህ ገዝቶ እስከ ሃምሳ ሺህ የሚል ገዙ ጫማዎች አሉ። ከዛ ወረድ ስንል ደግሞ በአንድ ሺህ ብር በአምስት መቶ ብር የሚገዙ ጫማዎች አሉ ማለት ነው። ስለዚህ ሰው እንደ አቅሙ ጫማን ገዝቶ ይለብሳል ማለት ነው። ስለዚህ ጫማ በጣም አስፈላጊ የሆነ እግራችንን ከጉዳት ለመከላከል የምንጠቀምበት ብዙ ሰው የሚለብሰው ነው ማለትነው። በተለይ ግን በኢትዮጵያ በገጠሩ ያገራችን ክፍል ብዙ ጊዜ ያልተለመደ ነው ጫማ መልበስ ማለት ነው። ሶ በግሩ በባዶ እግሩ ከቦታ ቦታ በተለይ ገበሬዎች በባዶ እግራቸው ከቦታ ቦታ ይንቀሳቀሳሉ ማለት ነው። ይሄ ደግሞ በጣም ለጉዳት ያጋልጣል ማለት ነው። ለበሽታዎች ለተለያዩ በሽታዎች ለተለያዩ ጉዳቶች ያጋልጣል ስለዚህ ካላቸው የድህነት አንፃር ሰዎች ብዙ ጊዜ ጫማን አይለብሱም። ግን በተለይ ወደ ከተማው አካባቢ ወደ ተማረ የማህበረሰብ ክፍል በምናይበት ግን ሰዎች ጫማ ሳይለብሱ አይንቀሳቀሱም ማለት ነው። ብዙ ጊዜ የነዚህ ጫማ ለብሰው ነው የሚንቀሳቀሱት ማለት ነው። ለምሳሌ እኔ የተወለድኩት ወደ ገጠራማው የሀገራችን ክፍል ነው ስለዚህ ጫማ የለበስኩተት ሰባተኛ ክፍል ገብቼ ነው ማለት ነው። ሰባተኛ ክፍል ስሆን ስሊፐር ጫማ ተገዛልኝ በጣም ክፍት የሆነች ሸበጥ የምትባል ጫማ ተገዛችልኝ ያቺንን ጫማ ነው የለበሷት ለሰባተኛ ክፍል እና ስምንተኛ ክፍል ለሁለት አመት ለበስኳት ትምህርት ስሄድ ብቻ ያቺን ትምህርት ስሄድ ብቻ እየለበስኩኝ ከትምህርት ቤት ስመለስ ቤት ላይ አወልቃታለሁ አሁንም ትምህርት ቤት እለብሳታለሁ ማለት ነው። ስለዚህ ብዙ ጊዜ በማህበረሰቡ ስላልተለመደ ጫማ ለብሼ አልንቀሳቀስም ነበር ማለት ነው። ከዛ በኋላ ዘጠነኛ ክፍል ስሆን ሌላ ሻል ያለ ጫማ ተገዛልኝ ማለት ነው። ሽፍን ጫማ ወይም ደግሞ ቆዳ ጫማ የሚባለው ይህንን ጫማ ደግሞ ለሁለት አመት አሁንም ዘጠነኛ ክፍል እና አስረኛ ክፍል ለበስኩት ማለት ነው። ስለዚህ ቤተሰቦቼም እስካሁን ድረስ በአብዛኛው ጫማን ብዙ ጊዜ አዘውትረው አይለብሱም ማለት ነው። ምክንያቱም አንደኛ ኢኮኖሚው ሁለተኛ የስራ ፀባያቸውም ስለማይፈቅድላቸው ብዙ ጊዜ ቢለብሱ እንኳን ነጠላ ጫማ የሚባለውን ነው የተወሰነ ከሾህ ከእንቅፋት እንዲከላከልላቸው ነጠላ ጫማ የሚባለውን ይለብሳሉ እንጂ ብዙ ጊዜ የመልበስ ባህሉ የላቸውም ማለት ነው። ግን እንደኔ አስተሳሰብ ግን ጫማን ብዙ ሰው ቢለብስ የተሻለ ይሆናል ብዬ አስባለሁ።

ሰማያዊ ማለት እንግዲህ ሰማያዊ የቀለም አይነት ነው ያው ስለዚህ የሰማያዊ መስራች ከሚባሉ ቀለሞች አንዱ ነው ማለት ነው። ስለዚህ የሰማያዊ በጣም በሰዎች ዘንድ ተወዳጅ የሆነ የቀለም አይነት ነው ሰማያዊ ማለት የሰማይን ከለር የያዘ በሰማይ ብዙ ጊዜ የራሱ የሆነ ቀለም አለው። ስለዚህ ያ ሰማይ ደግሞ በጣም ውበትን ለይታ የማይረብሽ ስላለው ብዙ ጊዜ ልብሶች እና የተለያዩ ነገሮች በሰማያዊ ቀለምን ይዞ ይሰራሉ ማለት ነው። ሰዎችም ብዙ ሰዎችም ይሄን ሰማያዊ ቀለም ለተለያየ ነገር ይጠቀሙበታል በተለይ በልብስ ሰዎች ሰማያዊ ልብስን በጣም ነው የሚወዱት። በተለያየ ነገር በሱሪ በጃኬት በቁምጣ በዩኒፎርም አድርገው ሰዎች ሰማያዊ ይለብሳሉ ለምሳሌ ሱቅ ሄደን አዲስ ልብስ በምንገዛበት ጊዜ ልብሱን ከወደድነው የልብሱን አይነት ከወደድነው በኋላ ከለር ምርጫ ይኖራል የተለያዩ አይነት የከለር ወይም ደግሞ የቀለም ምርጫዎች ይኖራሉ ስለዚህ እነዚህን የቀለም ምርጫዎች እንመርጣለን ማለት ነው። ስለዚህ ብዙ ጊዜ ግን ሰዎች የሚመርጡት ሰማያዊ ቀለም ካለ ሰማያዊ ቀለም ምርጫቸው ያደርጉታል ማለት ነው። ስለዚህ ሰማያዊ በጣም ደስ የሚል ብዙ ሰዎች ዘንድ ተወዳጅነትን ያገኘ ቀለም ነው ማለት ነው። እኔም በተፈጥሮዬ የምወደው ቀለም ልብሶቼ አብዛኛው ወደ ሰማያዊ ቀለም ያደሉ ናቸው ማለት ነው። ይህ ቀለም ብዙ ጊዜ ከሌሎች ቀለሞች ጋር በመዋሀድም የተለያየ ቀለም አይነት ይሰጠናል ማለት ነው። ስለዚህ ሰዎች ይህን ቀለም ብዙ ጊዜ በደና ዋጋ በጥሩ በተሻለ ገንዘብ የሚሸጡት የሚያመርቱት ምርት ነው። ለማምረትም ከሄድነ ሰማያዊ ቀለምን በቀላሉ ማምረት እንችላለን ተፈጥሮአዊ የሆኑ ነገሮችን እጽዋቶችን ተጠቅመን ሰማያዊ ቀለም እንጠቀማለን ማለት ነው። ለምሳሌ በስክሪቶ እንኳን ደረጃ ካየን በስክሪቶ የተለያዩ ቀለሞች አሉት ለምሳሌ የቀይ ስክሪቶ ይባላል ሰማያዊ ስክሪቶ ጥቁር ስክሪቶ አሉ ግን ከእነዚህ ሁሉ ህብረተሰቡ ተማሪዎች መምህራን የቢሮ ሰራተኞች የተለያዩ ባለስልጣናት የሚመርጡት የስክሪቶ አይነት ሰማያዊ የሆነን ስክሪቶ ነው ሚመርጡት ማለት ነው። ስለዚህ ሰማያዊ ብዙ ጊዜ ላይን የማይ የማይረብሽ እይታ ለይታ በጣም ማራኪ የሆነ የቀለም አይነት ስለሆነ ሰዎች ብዙ ጊዜ ይህንን ቀለም ይመርጡታል ማለት ነው። ስለዚህ ሰማያዊ ከሆነ ብዙ ሰው አስተያየት እንኳን አይሰጥም ማለት ነው ይሄ ቀለም እንዲህ ነው እንዲህ ቢሆን ምናምን ብሎ ብዙ ጊዜ አስተያየት አይሰጥም ማለት ነው። እና የብዙ ሰው ምርጫ ስለሆነ እኔም በጣም የምወደው ነው